ማር እወዳለሁኝ ለጤናም ለሁሉም ነገር ተስማሚ ስለሆነ ስለሚጣፍጥም ሰውነትም ሙቀት ስለሚሰጥ ማር በደንብ እወዳለሁኝ። ጥሩም ነው። ማር መብላትም መጠቀም ለጤናም ጥሩ ነው። እና አሪፍ ነው ከ

ሻማ ማብራት እወዳለሁ። ምክንያቱም በአለት በመጡ ጊዜ ሁል ጊዜም በቃ ለሚካኤል፣ ለገብርኤል፣ ለመድኃኒዓለም አሁን በሃይማኖቱ ዙሪያ ማለት። እና በእነዚህ እዚህ ሁል ጊዜ ገና ሲመጣ በበዓል ፋሲካ ምናምን እንደዚህ ሲመጣ እየጠበቅን ሁልጊዜ ሻማ እናበራለን ለበዓላት። መብራት ኤሌክትሪክ ሲጠፋ ደግሞ እንደዚሁ ጨለማ ውስጥ ላለመሆን ብርሃን ለማግኘት። ሻማ እናበራለን።

ቅርጫት አለህ ለሚለው አዎ ቅርጫት አለኝ። ምክንያቱም ቅርጫት አሁን ለምሳሌ በእኛ አካባቢ የተለያዩ ከገበያ ቦታ ፍራፍሬዎችን አትክልቶችን ገዛዝተን የምንይዝበት። እንዲሁም ደግሞ ገበሬዎች የሆነ ቅርጫት የሚባል አለና እንትን የተለያዩ ነገሮችን የሚይዙበት። እንደውም ደግሞ ይሄ ቅርጫት የምንለው የሆነ ቆሻሻ ምናምንም የራሱ የሆነ ማከማቻ ደረቅ ቆሻሻ የሚይዝበት አለ። ስለዚህ ቅርጫት አለኝ

ማዕድን ትጠቀማለህ ለሚለው አዎ እጠቀማለሁኝ ለምሳሌ በብርና በወርቅ ዙሪያ የአንገት ብር የጆሮ ብር እንዲሁም የእጂ ብራዝሌት። አሁንም እንደዚሁ ደግሞ የጣት ቀለበት ወርቅ። የአንገት ወርቅ። የተለያዩ በቃ እንደዚህ ወርቅና የብር ዙሪያዎችን አደርጋለሁኝ። እንዲሁም እጠቀማለሁ

የወተት ተዋጽኦ ትወዳለህ ነው የሚለው እንዲሁም የወተት ተዋጽኦ እኔ በጣም ነው የምወድ። በቃ እርጎ አለ የወተት ተዋጽ አይነቶች እንዲሁም የፈላ ወተት አይብ። ሁሉንም በቃ የበ የላም ወተቶችን እወዳለሁኝ። ቅቤ በሁሉም የወተት ተዋጽኦ በጣም ብዙ አይነት ስለሆኑ በእነዛ ዙሪያ ያሉትን ሁሉንም እጠቀማለሁኝ